ሰላም ጤና ይስጥልኝ እንዴት ናችሁ። የዛሬጥያቄያችን ደግሞ ዛሬ የመጀመሪያ መንገድ ምን ነበር ነው የሚለው? እኔ የዛሬም ዝምር ምግብ መገባት። ታቦ በሩስ ነሽ ከአንድ ኩባያ ሻይ ጋር ነበርና። ጠዋት ላይ ሩዝ በደንብ መብላት በጣም ጠቃሚ ነገር ነው። ቀኑን ሙሉ በስራ ምንድነው ላይ ዘና ዘመን እሱ ብቻ አይደለም። ጠዋት ጠዋት ብዙ ጊዜ ዛሬ ዳቦ በፍርፍር በበለላው ጊዜ እንጂ ብዙ ጊዜ ነው የምበላው ዳቦ በእንቁላል። ምክንያቱም እንቁላል ያለበት ነገር ስበላ በጣም በጣም ጤነኛ ነው። የተለያዩ እንደ ሻይ የእንስሳት ተዋጽኦ ለምሳሌ ወተትን። እንደዛን እንደዛን እንድትመገብ ደግሞ ቁርስ ላይ ቀኑን ብሎ። የተሳካ ቀን ታይለሕና አመሰግናለሁ